እኔ ብዙ ጊዜ እየተለያዩ አይነት አዲስ ነገሮችን መማር እፈልጋለሁ። አሁን ላይ እንግዲህ አስራ ሁለተኛ ክፍልን። እና ከዚህ በመቀጠል እንግዲህ መማር የምፈልገው የተለያዩ አይነት ጥበቦችን እንዲሁም ደግሞ የተለያዩ አይነት አርቶችን መማር እና መገንባት እፈልጋለሁ በውስጤ ማለት ነው። እና ከዚህ በኋላም የምማረው የስራ ዘርፍ የሚሆነው የተለያዩ አይነት ጥበቦችን ፎቶዎችን ማንሳት ቪዲዮዎችን መቅረጽ ይሆናል።

ብዙ ጊዜ እኔ ኮፍያ ማድረግ አልወድም። ምክንያቱም ደግሞ እኛ አካባቢ አሁን ባለው ሁኔታ ሞቃታማ የአየር ፀበይ ስለሆነ ያለው ኮፍያ ማድረግ ደግሞ ብዙ ጊዜ ለፀጉር ስለማይመከር። እኔ አሁን ባለሁበት አካባቢ ኮፍያ የሚያደርግም ሰው የለም። እኔም ብዙ ጊዜ ኮፍያ ማድረግ አልወድም።

አዎ እኔ ብዙ ጊዜ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ። በቢሮም ሆነ ከቢሮው ውጭ። ምክንያቱም ደግሞ በቢሮ ውስጥ ጥሩ የሆነ ሰላም ሲኖር ጥሩ የሆነ ስራ መሰራት ይችላል ብዬ አምናለሁ እና እኔ ብዙ ጊዜ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ እነሱ እኔን ያከብሩኛል እኔ ደግሞ እነሱንም ሆነ ስራቸውን ቤተሰቦቻቸውን አከብራለሁና ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ።

ቀትር ማለት በእኛ አካባቢ ምሳ ሰዓት የሚባለው ሰዓት ነው። እና ብዙ ጊዜ እኔ ምሳ ሰዓት ላይ ወይም ደግሞ ቀጥር ሰዓት ላይ ከምበላቸው ወይም ደግሞ ከምመገባቸው የምግብ አይነቶች መካከል እንግዲህ ሽሮ እንጄራ ጎመን እንዲሁም ደግሞ የተለያዩ እይነት ሌሎችንም ምግቦች ያካታል እናም ብዙ ጊዜ እኔ ቀትር ላይ ወይም ደግሞ ምሳ ሰዓት ላይ እነዚህን የመሰሉ ምግቦች መመገብ ወይም ደግሞ መብላት እወዳለሁ።